የስራ ግምገማ ትደረጋለህ ወይ ይላል አዎ በደንብ ነው የስራ ግምገማ ምደረገው። ምክንያቱም ያው እኛ የስራ ቢሮአችን በሳምንት አንድ ቀን የሰራ ግምገማ የተለያዩ አስተያየቶችን እንሰጣለን እንቀበላለን። እና ያኔ ብዙ የስራ ግምገማዎች ይደርሳሉ ማለት ነው። በምንሰራቸው ስራዎች። በእኛ ክፍል ሀላፊ ለሆኑት የክፍል ስራ የተለያዩ ስራዎችን ስለምንሰራ ለኛ ክፍል አላፊዎች። የተለያዩ አስተያየት ይነገራችዋል ከዛ የኛ ክፍል ሀላፊዎች መጥተው እኛን እሚነግሩን ነገር ይኖራል ማለት ነው። ማስተካከል ያለብንን። ማስተካከል እንዳለብን መቀጠል ያለብንን መቀጠል እንዳለብን። አብዛኛውን ጊዜ ያው ግምገማ ሲባል ደካማ ጎኑ ስለሆነ። ደካማ ጎናችን ይነግሩናል ያን ደካማ ጎናችንን ይዘን ማስተካከል ያለብን እናስተካክላለን ማለት ነው። እና በስራ ላይ ተገምግሜ አቃለሁኝ።

የአትክልት ስራ ታደርጋለህ? ይላል ያው የአትክልት ስራ ብዙ ጊዜ እኔ አላደርግም። ምክንያቱም አትክልት ቤት ውስጥ አለ እነሱን አትክልቶች ውሃ ማጠጣት ይሆናል መቆፈር ይሆናል እነሱ እነሱ ስራዎች አንዳንድ ስራዎች አሉ እንጂ ብዙውን ጊዜ አትክልት ስራዎችን አልሰራም። እነሱን ስራዎች ደግሞ ያው ጠዋት ጠዋት ቤት ውስጥ ላሉ አትክልቶች እና ጓሯችን ውስጥ ላሉ አትክልቶች ውሃ ማጠጣት ነው። ከዛ የሚፈልጉትን ነገር አለ አፈር ማድረግ ካለብን አፈር እናደርጋለን። የሚዳቀሉት ካሉ እናዳቅላለን። መዋለድ ምናምን ነገር ሌላ ቦታ ከአንዱ እየሰበርን ሌላ ቦታ መትከል ከአንዱ እየነቀልን ሌላ ቦታ መትከል እንደዚህ አይነት ስራዎች አሉ። የትክልት ስራዎች በምትሰራበት ጊዜ ከዛ ውጪ ውሃ ማጠጣት ነው በአግባቡ ውሃ ማጠጣት የሚመለመሉትን መመልመል አካባቢያቸውን ማጽዳት በደንብ ከስራቸው ላይ ተለያዩ የደረቁ ነገሮችን እያነሳን ማጽዳት አለብን። የሚኮረከሙ ነገሮች የሚቆረጡ ነገሮችን ደግሞ በጎን በኩል የሚወጡ ነገሮችን እነሱም እየቆረጥን በማጽዳት በደንብ ሆኖ ፀድት ብሎ ወደ ላይ አሪፍ ነው እንዲወጣ በማድረግ ውሃ በማጠጣት መንከባከብ አለብን። በደንብ አፈር በማገዝ ምናምን ስሮቹ እንዳይደርጉ እንደዛ እያደረግን እንከባከባለን ማለት ነው። እቤት ውስጥ ያሉት ነገር እንጂ ያን ያክል አትክልት ስራ በደንብ ባለሙያ ሆኜ አልሰራም። ግን ያው ቤቴ ውስጥ ያሉትና አትክልት ስራዎች ምናምን እሰራለሁኝ እነሱን።

ስትታመም ከስራ ትቆያለህ ወይ ይላል? ያው እሱ እንደ ህመሙ ይወሰናል ህመሙ በጣም ጠንካራ እና ስራ ሊያስገደኝ የማይችል አይነት ስራ ህመም ከሆነ ስራ አልገባም ማለት ነው። ግን ህመሙ ላይክ እንደዚህ እንደ ጉንፋን አይነቶች የተለያዩ ራስ ምናምን የሚያም ከሆነ የቀለል ያሉ ህመሞች መንቀሳቀስ የምትችላቸው የተለያየ ቦታ መሄድ የምትችላቸው ህመሞች ከሆኑ ስራ አልቀርም ማለት ነው ስራ እገባለሁ ማለት ነው። ከዛ ውጪ ግን ያው ከባድ ህመም ከሆነ ከስራ የሚያስቀረኝ አይነት ህመም ከሆነ ስራ ከመሄዴ ይልቅ ሃክም ቤት ሄጄ ህክምናዬን ነው መከታተል የምፈልገው ማለት ነው። ህክምናዬን ተከታትዬ ምግቦችን በማስተካከል ጥሩ ጥሩ ምግቦችን እየተመገብኩኝ ህክምና ይሄን ነው ለማከም የምፈልገው ማለት ነው። እንጂ ያው ስራ የምሄድ ከሆነ እያመመኝ የባሰ ለበሽታዬ በጣም እታመማለሁ እና ከዛ በኋላ ከነ ጭራሹ ስራ ላልሄድ እችላለሁ ማለት ነው ከነ አንደኛው ከስራ ላቆም እችላለሁ ምናምን ማለት ነው። በሚያመኝ ሰዓት ስራዬን አቁሜ ህክምናዬን በአግባቡ አድርጌ ወደ ስራ መመለስ ከሌለብኝ ካላደረኩኝ እንደዛ በሚያመኝ ሰዓት ዝም ብዬ ስራ የምሄድ ከሆነ በሽቶ እየከፋ እና እያደገ ይሄድና። ትልቅ በሽተኛ ሆኜ ከነ ጭራሹ ስራ የማልገባበት አይነት ሁኔታ ከመፈጠሩ በፊት የሚያስፈልጉኝን አንድ ቀንም ሁለት ቀን ቀርቼ ከስራ ህክምናዬን እወስዳለሁ ማለት ነው። እንጂ ህመም እያመመኝ ወደ ስራ አልሄድም ማለት ነው።

ደሞዝ በየትኛው ቀን ታገኛለህ? ይላል ይሄኛው ጥያቄ ደግሞ ያው እኔ ደሞዝ የማገኘው አብዛኛውን ጊዜ እኔ የግል ስራው ስለሆነ የምሰራው። ደሞዝ እንደሌሎች እንደ ቢሮ ሰራተኞች እንደ መንግስት ሰራተኞች እንደ ድርጅት ሰራተኞች እንደ ኤንጂኦ ምናምን በወር አይደለም ማለት ነው የሚከፈለኝ። እኔ ስራዬን እንደሰራሁት ያክል ነው ደሞዝ የማገኘው ስራዬን ዛሬውኑ ሰርቼ ከጭረስኩና ስራዬን ካስረከቡ ዛሬውኑ ደግሞ ዜና አገኛለሁ ማለት ነው። ስራዬ ደሞዝ ሳምንት የሚፈጅ ከሆነ ከሳምንት በኋላ ደሞዜን አገኛለሁ ማለት ነው። ስራዬ አንድ ወር የሚፈጅ ከሆነ የግል ስራ ነው የምሰራው እኔ። ወር ጠብቄ የማገኘው አይነት ደሞዝ አይደለም። ከሰራሁኝ አገኛለሁ። ካልሰራሁ ደግሞ አይኖርም ማለት ነው። ደሞዝ እና እንደየስራው ነው እንጂ ቋሚ ቀን የለኝም።

ቅመማ ቅመም የበዛበት ምግብ ትወዳለህ ወይ? ላለኝ ጥያቄ ያው ቅመማ ቅመም ያለ ቅመማ ቅመም ወጥ ቢሰራ ጊዜ የተለያዩ ቅመማ ቅመሞችን እንጠቀማለን ማለት ነው። ወጥ በምትሰራበት ጊዜ ግን እሱ ቅመማ ቅመም ለእኛ ይጠቅመናል ይጎዳናል ወይ የሚለው መለየት መቻል አለብን ማለት ነው። ሁሌም ያገኘነውን ቅመማ ቅመም ምንጠቀም ከሆነ ለጤናችንም ጥሩ ስላልሆነ የለብንም ማለት ነው። እሱ የምንጠቀማቸው ቅመማ ቅመሞዎች ለምሳሌ እንደ ጤናችን ይወሰናል አንድ ስኳር በሽተኛ የሆነ ሰው የሚወስዳቸው ቅመማ ቅመሞች መካከል ጨዋማ ያልሆኑ ቅመማ ቅመሞችን መውሰድ አለበት ማለት ነው። ጨዋማ የሆኑ ቅመማ ቅመሞችን ሚያበዛ ከሆነ ለስኳሩ ጥሩ ስላልሆነ ከፍ ዝቅ ሊል ስለሚችል መውሰድ የለበትም ማለት ነው። እና የምንወስዳቸው ቅመማ ቅመሞች ለጤናችን ጋር ተስማሚ መሆናቸውን መጀመሪያ ማየት መቻል አለብን ማለት ነው። ከማጣፈታቸውም በፊት ዋናው ሚና ከፍተኛው ሚና ሚጫወተው ጤናችን ስለሆነ ጤናችን አሪፍ መሆን አለበት የተስተካከለ መሆን አለበት ማለት ነው። እና ጤናችንም የተስተካከለ የትኛውንም ቅመማ ቅመም ብንወስድ የጣፍጥናል እንጂ ችግር የለውም ማለት ነው። እኔ ያውም ወጥ በምሰራበት ጊዜ ክኖር እጠቀማለሁ ነጭ ሽንኩርት ምናምን እነዚህ የተለያዩ ቅመማ ቅመሞችን እጠቀማለሁ። እነሱን ቅመማ ቅመሞች ስጠቀም ግን ለጤናዬ ምንም አይነት ጉዳት ስለሌላቸው ነው ምንም አይነት የጎንዮሽ ጉዳት ስለሌላቸው የተለያዩ ቅመማ ቅመሞችን እጠቀማለሁ ማለት ነው። እና ሰው እንደ ራሱ ጤንነት ቢወስድ ብዬ አስባለሁ ቅመማ ቅመሞችን ማለት ነው። ምክንያቱም ለእኛ ለጤናችን ማይመከሩ አሉ። እንደተለያየ ሰው የተለያየ ቅመም ቅመሞችን ሊጠቀም መጠቀም ሊኖርበት ይችላል ማለት ነው። አንድ ሰው ስኳር በሽተኛ ታማሚ ከሆነ አንድ ሰው የካንሰር በሽተኛ ታማሚ ከሆነ ሁለቱም የሚወስዳቸው ቅመማ ቅመሞችን ይለያያሉ ማለት ነው። እና እንደ ጤንነታችን አይነት ቅመማ ቅመም መውሰድ አለብሽ ለጤናችን የሚመከር ሀኪም የሚመክሩን ቅመማ ቅመሞች መውሰድ አለብን ሀኪም አትውሰዱ ያለንን ነገሮች መውሰድ መቻል የለብንም ማለት ነው። ምክንያቱም ለጤናችን ጥሩ ስለማይሆን።

ፎቶ ማንሳት ትወዳለህ ወይ? አዎ ፎቶ ማንሳት በጣም ነው የምወደው። ምክንያቱም እኔ ስራዬ ፎቶ ማንሳት ነው ካሜራ ማን ነው የምሰራው። እና ፎቶ ማንሳት በጣም ነው የምወደው እንዲሁም እችላለሁኝ ማለት ነው። ፎቶ ማንሳት በጣም እችላለሁኝ። ይሄን ፎቶ ማንሳት ደግሞ ከየት ነው ያመጣሁት። ለሚለው ጥያቄ ያው ፎቶ የማነሳው እኔ። በፊትም እወድ ነበር ፎቶ ማንሳት። በስልኬ ምናምን ሞክር ነበር በፊትም ከ ስራዬ ከመጀመሬ በፊት ፎቶ ማንሳት ስራዬን ከመጀመሬ በፊት። በስልክ የማነሳ ነበረ ፎቶ እና በደንብ አሪፍ ፎቶ ነበር የማነሳው በስልክም። ከዛ በኋላ ግን ያው የሶስት ወር ትምህርት ነፃ ኮርስ ወሰድኩኝ እና የሶስት ወር ትምህርት። እሱን ተማርኩኝና ከዛ ደግሞ ረዳት ሆኜ ሰዎች ጋር ተቀጥሬ ላይትማን ማምራት በማምራት ምናምን ተቀጥሬ ሰራሁኝ ትንሽ ወራቶች። ከዛ በኋላ ግን በቃ ራሴን ችዬ ባለሙያ ምኜ በደንብ መስራት ችያለሁ ማለት ነው። እና አሁን ላይ ካሜራ ማን ነኝ እኔ እና በጣም ነው ካሜራ ማንሳት የምወደው ማለት ነው። በጣም ነው የምችለው የተለያዩ ስራዎችን እሰራለሁ ማለት ነው። ካሜራ ማንሳት ላይ ለምሳሌ እንደ ሰርግ ልደት። የጋብቻ ፕሮግራሞች የተለያዩ ፕሮግራሞች አሉ በካሜራ ማን ስራ ላይ። የቀለበት ፕሮግራም አለ። ዋናው ሰርግ አለ የመስክ ፎቶ አለ። ስቴዲዮ ፎቶ አለ። ሰዎች ለባል ምናምን የሚነሷቸው ፎቶዎች አሉ ለመዝናናት የሚነሷቸው ፎቶዎች አሉ። ብዙ አይነት ፎቶዎች አሉ እነሱን አይነት ፎቶዎች እሰራለሁ ማለት ነው። ይሄን ስራ ግን የምሰራው ስራውን ስለምወደውና ስለማከብረው ስራዬን ነገ ወደፊት እቀየርበታለሁ ብዬ የማስበው አይነት ስራ ስለሆነ ነው። እየሰራሁ ያለሁት ማለት ነው ምክንያቱም። ይሄን ስራ ስሰራ ብዙ ነገር እዛውላይ የተማርኩበት እሄዳለሁ። ሰው ፎቶ ማንሳት እንዴት እንዳሆነ። ሰው የሰውን ኢሜጅ ሀሳብ በፎቶ እንዴት መግለጽ እንዳለበት። ብዙ ነገሮችን ተምሬያለሁ ማለት ነው። በፎቶ ማንሳት እና ፎቶ ማንሳት በጣም ነው የምወደው። በጣም እችላለሁኝ ፎቶ ማንሳትም እችላለሁኝ በደንብ። ያው አሁን ስራዬም እየሰራ ያለ በትርፍ ሰዓቴ ሹፌር ነኝ በዛ ሙሉ ሰዓቴ ደግሞ ፎቶ ማንሳት ስራ ስለሆነ። ስራዬን በጣም ነው የምወደው።

ዜና መስመር ላይ ታነባለህ ወይ ይላል? ይሄኛው ጥያቄ ያው ዜና እንደመጣልኝ ነው ማነበው ማለት ነው። የትኛውም አይነት ሁኔታ ውስጥ ብሆን ያው የተለያዩ ዜናዎችን መስማት ካለብኝ እሰማለሁ ማለት ነው። ምክንያቱም ዜና አሁን ላይ ያው የተለያዩ ፖለቲካል ኢሹዎችም የፖለቲካ ችግሮችም ስላሉ ሀገራችን ላይ ብዙ ችግሮች ስላሉ ያው ቀን በቀን ዜና መስማት ስላለብን። ዜና አነባለሁኝ መስመር ላይም። በየትኛውም አጋጣሚ ስልኬ ጋር ነው ዜና ምሰማው ማለት ነው። ከተለዩ የዜና ምንጮች። ለምሳሌ እንደ ቴክቫ ምናምን አይነት። አዲስ ዘመን ጋዜጣ እንደዚህ አይነት የተለያዩ የዜና ምንጮች ስላሉ ከነሱ የዜና ምንጮችን። ባገኘሁት አጋጣሚ ስልኬ ጋር በተለቀቀ ሰዓት ኢሚዴትሊ አያለው ማለት ነው እዛው እንደተለቀቀ አያለውኝ ማለት ነው። የትኛውም አይነት። መንገድ ላይም ልሁን ታክሲ ውስጥም ልሁን ቤትም ቁጭ ብዬ ይሁን ተለያዩ ዜናዎችን እሰማለሁ ማለት ነው። ምሰማበት ሰዓት ማለት በወጣ ሰዓት እሰማለሁ እና። መስመር ላይ ዜና እሰማለሁ ምክንያቱም የተለያዩ ነገሮች ሳንሰማ። ሊያልፈን ስለሚችል ያ ካልሰማናቸው ደግሞ። ህይወታችን ጋር ምን ውስጥ ተጽዕኖ ሊሆን ሊፈጥር ስለሚችል ዜናዎችን መስማት መቻል አለብን ማለት ነው። ከረንትሊ አሁን ላይ ምን እየተከናወነ እንደሆነ ሀገራችን ላይ። አሁን ላይ ምን እንደተፈጠረ ማወቅ ስላለብን የተለያዩ ዜናዎችን የትኛውም አይነት ሁኔታ ላይ በሆነ ሰው አሉ።

"በባዶ እግር መራመድ ታውቃለህ ወይ?" አዎ በደንብ አውቃለሁኝ በባዶ እግር መራመድ። ምክንያቱም ያው እኔ የክፍለ ሀገር ልጅ ስለሆንኩኝ ያደኩት ክፍለ ሀገር ስለሆነ ብዙውን ጊዜ እስከ ሃይስኩል አከምገባ ድረስ ምናምን ያው በባዶ እግር ነው የምንራመደው ማለት ነው ብዙም ጫማ እኔ አይለመድም ማለት ነው እና ያን ሰዓት ባዶ እግራችንን ነው የምናረመደው ባዶ እግራችንን ነው ያደግነው ባዶ አግራችን ነበር የምንንቀሳቀሰው። ከዛ ውጪ ደግሞ አሁን ላይም ቢሆን ትንሳኤ በዓል ሊደርስ ሲል ህማማት የሚባል አንድ ሳምንት በዓል አለ ማለት ነው። ጾም የጾም በዓል ኦርቶዶክስ እምነት በተከታይ ሃማማት የሚባል የጾም በዓል አለ ለአንድ ሳምንት የሚቆይ ያኔም ያው ጌታችን ኢየሱስ ክርስቶስ ስቅለቱን ለማስታወስ በሚል ባዶ እግራችንን ነው የምንንቀሳቀሰው ማለት ነው፤ እና ባዶ እግር ሂጄ አውቃለሁኝ።